አዎ በቤቴ ውስጥ በጣም የምወደውና አንድ ልዩ መቀመጫ አለኝ በመስኮት አቅራቢያ የሚገኝ ትንሽ ሶፋ ሲሆን ከውጭ ስመለስ መጀመሪያ የማርፈው እዛ ላይ ነው። ይህ ቦታ መጽሐፍ ለማንበብ ወይም በዝምታ ሀሳቤን ለመሰብሰብ በጣም ይመቸኛል። በመስኮቱ በኩል የሚገባው የተፈጥሮ ብርሃን ልዩ ሰላም ይሰጠኛል። በቤቴ ውስጥ ካሉ ቦታዎች ሁሉ ይሄ ጥግ የድካሜ ማረፊያ እና የሁል ጊዜ ምርጫ እየረገ

በመንገድ ላይ ምግብ እገዛለሁ ምናልባት ወደ ስራ ስሄድ ሊሆን ይችላል። ወይም ደግሞ ያው መንገድ ላይ ለመዝናናት በምወጣበት በሰአት በተለይ ደግሞ በመንገድ ላይ ተጠብሰው የሚበሉ ምግቦችን ገዝቼ ለመብላት እሞክራለሁ። ያው ለምሳሌ እንደ ቺፕስ ያሉ ምግቦችን መንገድ ላይ የመግዛቱ አጋጣሚ ነበረኝ። እና ያው መንገድ ላይ ምግብ እበላለሁ።